በስራ ቦታ ብቻ ሳይሆን የትኛውም ቦታ ላይ ጓደኛ አለኝ እኔ የትም ቦታ ብሄድ የትም ቦታ ብሆን በሄድኩበት አጋጣሚ ሁሉ የመጀመሪያ ስራዬ ጓደኛ ማበጀት ጓደኛ መፍጠር ነው። ስራየ ያለ ጓደኛ ምንም አይሆንም። አንዳንድ ነገሮችን የምታማክረው ሲከፋህም ሲበጅህም ይሄ ይሻል ይሄ ይሻል ብለህ ምታወራው ጓደኛ ሲኖርህ ነው። ጥሩ እና ጓደኛ በየትኛውም ሁኔታና ሲቹዌሽን መኖር ያለበት ይመስለኛል። ይሄ ማንኛውም ሰው አንዳንድ ሰው በርግጥ ብቸኝነት የሚመርጥ አለ ይሄ ግን ለባሰ ድብርትና ጭንቀት ነው። የሚዳርገው በጣም ስፒርቹዋሊቲ ከፍ ያሉ ሰዎች ከሆኑ አርምሞን ስለሚመርጡ ማንም ሰው እንዳወራቸው ሊፈልጉ ይችላሉ። በዚህ አለም የምንኖር ሰዎች ግን ጓደኛ ግዴታ አስፈላጊያችን ነው ከምንም በላይ ያስፈልገናል። ማለት ብቻውን የሆነ ሰው ለሀጥያት የቀረበና የተጋለጠ ነው። የሚለው እንደ መንፈሳዊ እይታ ከሆነ ቅድም እንዳልኩት ከፍ ያለ ስፒሪቹዋሊቲ ላይ ካልደረሱ በቀር ለሀጥያት ይጋለጣል ህሊናው ይባዝናል የሚያርፍበት ያጣል ሲዋትት ሲዋትት ይኖራል። እና ጓደኛ መኖር ጥሩ ነው። ስለ ስራ ሁኔታ እንዴት ትወያያለህ? ሲከፋ ታወራዋለህ እንደዚህ እንደዚህ ለእንደዚህ አይነት ጉዳዮች ጓደኛ ጥሩ ነው

በደንብ ነው የምወደው እንደውም ብቻዬን መብላት አይደለም ከሰው ጋር ብበላ ነው ደስ የሚለኝ። ስራ ቦታ ለራሱ ምግብ ቋጥሬ ከሄድኩና አብሮኝ ሚቢበላ ሰው ከሌለ በሳህኑ እንዳለ በተቋጠረበት መልሼ ነው የማመጣው። እና ምግብ ለሰዎች ማካፈል ከሌሎች ጋር አብሮ መብራት መጋራት እነዚህ እነዚህ አይነት ነገሮች የማህበራዊነት መገለጫዋች ናቸው። አብረውን ሊኖሩ የሚገባቸው ነገሮች ናቸው። ብቻውን የበላ ብቻውን ይሞታል ይላል የሀገሬ ሰው። እና ይሄንን የሚለው ለራስ ብቻ ማሰብ ምንም ጥቅም እንደሌለው ከሌሎች ጋር የሌሎች ሌሎቹ ሲጠግቡ ነው። አንተ በጤና እንድታደርግ ጓደኛዬ ጎረቤትህ በጤና ይደርም የሚባል ነገር አለ። እሱን እየራበው እኔ ብበላ በላሁ አይመስለኝም። ግዴታ አካፍሎ በጋራ መብላት አስፈላጊ ነገር ነው

ስጦታ መስጠት እ በምችለው ልክ መስጠት እወዳለሁ። በተለይ አንዳንድ አንዳንድ ሰዎች ለሰሩት መልካም ስራ ለበጎነታቸው እ በስወጣ ባበረክትላቸው ደስ ይለኛል በፈቀደ አቅሜ በፈቀደው ሁሉ እነሱን ላደረጉት መልካም ስራ ማበረታቻ ነው ነገ ይሄ ኢንሼ ኢኒሼቲቭ ሆኗቸው ተነሳስተው ጥሩ ስራ ይሰራሉ። ስለዚህ እ የማንኛውም ሰው ስጦታ መስጠት ማበረታታት እነዚህ እነዚህ ነገሮች የተለመዱ ናቸው። መቢ ስጦታ መስጠትን ከሴት ትዳር ከጓደኛ ጋር ከወንድ ጓደኛ ጋር ከተያያዘ በዛ ልክ ላይሆን ይችላል እኔ በሰሩበት ስራ ሞራል እንዲሰማቸው ከወደፊት ተስፋ እንዳይቆርጡ ወደፊት ተስፈንጥረው ወደፊት እንዲወጡ። እንደዛ እንደዛ የሚያደርግ ስጦታ ነው ልሰጥህ ምችለው። በርግጥ ስጦታ ብዙ መልክ አለው። ለራሱም ለራሱ ለግለሰቡም ውጤታማ ለሆነ ሰው ስጦታ ሊሰጥ ይችላል። እእ አንድ ሰው ባደረገው በጎነትም ሰው ስጦታ ሊያገኝ ይችላል ለማህበረ ሰው በሰራው ስራ ሰው ስጦታ ሊያገኝ ይችላል። እና ስጦታ ብዙ መልእክት ያለው ነገር ነው። መስጠት ጥሩ ነው ብዬ አስባለሁ እኔም እሰጣለሁ

ዜና። የማገኘው አሁን የዜና ምንጮች በጣም ብዙ ናቸው የፈጣሪ ያለ ፕላትፎርሞች ያሉት ሶሻል ሚዲያ ፕላትፎርሞች በሙሉ የዜና ምንጭ ናቸው። ፌስቡክ ቢባል ትዊተር ቢባል ቲክቶክ ቢባል ቴሌግራም ቢባል። ሌሎችም እነ ዩቲዩብ ቢባሉ የቴሌቪዥን ማሰራጫ ቦድካስቶች ቢባሉ። እነዚህ ሁሉ የዜና ምንጮቻችን ናቸው። እና እንዲሁም አንዳንዴ ይሄ ሁሉ የዜና ምንጭ ኖሮ ምንም ዜና ሳናይ የሚያልፍበት ሁኔታ አለ። ምክንያቱም መሰላቸት አለ አይደለ ወይ በጉጉት አትጠብቀውም በቃ ከዛ አገኛለሁ ወይስ ይሄኛው ይሄኛው ዜና ከፌስቡክ የመጣ ነው። ቅድም ያየሁት እኮ ነው ስለዚህ ቢደገም። ይሄንን መድገም አልፈልግም ምናምን የሚልና መሰላችት ስሜት ስለሚመጣ ሰው ለዜና ያለው ትኩረት እየቀነሰ እየወረደ እየወረደ እየደከመ ነው የመጣው። እና ዜና አሁን ከየት ታገኛለህ? ከየትኛውም አይነት ፕላትፎርም ዜና ማግኘት ይቻላል። አለም እንደውም እኔ አጠገቤ ላይ ያለ ሰው የሆነውን ነገር እኔ አጠገቡ ያለሁት ሳላውቅ። ሶሻል ሚዲያ ለኔ ሊነግረኝ ይችላል እንዴ? አንተ እንደዚህ ሆነሃል እንዴ? ብዬ እስከመጠየቅ ልደርስ ሁሉ እችላለሁ። በጣም ዘመኑ የቴክኖሎጂ ከመሆኑ የተነሳ

የድሮ ፎቶዎቼን አዎ እይዛለሁ እንዲያውም በጣም ነው የምወዳቸው በተለይ ልጅ እያለሁ የተነሳኋቸውን ፎቶዎች ዩኒቨርሲቲ ስገባ ከዛ ዩኒቨርሲቲ ግራጁዌት ሳደርግ እነዚህ እነዚህን ሁሉ እነዚህን ሁሉ ፎቶዎቼን ጠርቀምቅም አድርጎ ጉግል ፎቶ አብዛኞቹን ይዞልኛል ሌሎቹ በሃርድ ዲስክ እና ላፕቶፕ ላይ ቀ ቀድቼ አስቀምጫቸዋለሁ። እና የድሮ ፎቶቼን እይዛችኋለሁ እንደነዛ ደስ ይለኛል አስታውሳለሁ ወደኋላ ይወስደኛል። እዛ ፎቶ ስነሳ የነበርኩበት ቦታ ላይ የነበርኩበት ስሜት ላይ ስለሚወስደኝ እንደዚህ አይነት ፎቶዎችን ደስ ይሉኛል ደስ ይሉኛል እይዛቸዋለሁ።

መንዳት አልችልም መንዳት ቀለል ያለ ነገር አደለም ትኩረት፣ ድፍረት፣ መረጋጋት ሚጠይቅ ነገር ነው። እና ከዛ በተጨማሪ ደግሞ በጣም ጠንካራ የሆነ ልምድ እና ጠንካራ የሆነ ትምህርት ሚጠይቅ ነገር ነው። ስለዚህ እኔ መንዳት አልችልም ለመንዳት ግን በጣም ጉጉት አለኝ ፍላጎት አለኝ። በቅርቡ ምለምድ ይመስለኛል ምችል ይመስለኛል። ምክንያቱም አሁን በእግር መሄድ ቀርቷል ሰርቪስ መሄድ እየቀረ ነው ለብዙ ሰዎች በሚሆኑ ሰርቪሶች መሄድም እየቀረ ስለሆነ። መንዳት ግዴታ ሊሆን እየሆነ ሊመጣ ይችላል። ምክንያቱም እያንዳንዱ ሰው የራሱ ራሱ የሆነ መኪና ሊኖረው ይችላል በዚያን ሰዓት ሹፌር ከመቅጠር ራስ መንዳት ነው የመሰለ ነገር የለም። በርግጥ ሹፌርም ቢኖር ጥሩ ነገር ነው። ግን ለሾፌርም ቢሆን መልመድን የመሰለ ነገር የለም ለሾፌሩ ታሳየዋለህ እንደዚህ እንደዚህ እንደዚህ ብሎ መምከር ለምሳሌ ሁለት ባለሙያ ባንድ ሲሆን የተሻለ ውጤታማ ስለሚሆን መንዳት ጥሩ ነገር ነው። መንዳት አልችልም ግን ለመልመድ ዝግጅት ላይ ነኝ። እያኮበኮብኩ ነው

ኮመንሊ የሚለብሰው ጫማ ቁጥር ሰላሳ ሰላሳ ዘጠኝ አርባ ሰላሳ ዘጠኝ አርባ አንድ አንዴ አርባ አንድ የመድረስ እንትን አለው እድል አለው እንደ ጫማዎቹ ስፋትና ጥበት። ስሪታቸው በጠባብ ከሆነ አርባ አንድ እለብሳለሁ ሰፊ ከሆነ ሰላሳ ዘጠኝ አርባ። እንደዚህ ነው የኔ ጫማ ቁጥር

ብዙ ጊዜ የተለመደው የገበያ ቀን ቅዳሜ ነው ኢትዮጵያ ሳተርዴይ ብዙን ጊዜ የተለመደ የገበያ ቀን ነው እና በዛ ቀን እሄዳለሁ። ግን አሁን የገበያ ቀን። ለገጠሩ ማህበረሰብ ነው እንጂ የከተማው ዘንድ የትኛውም ቀን የገባ ቀን ወደ መሆን እየመጣ ነው ወይ? ሰው ወደ ንግዱ አለም እየገባ ስለሆነ። ግብርናውም ወደ ሌተስት። መንገድ ስለመጣ በየትኛውም ሰዓት ይመጣል ያን ቀን የሚጠቀመው አብዛኛው ግዜ እንደ ኢትዮጵያ። የእንትን ቀን ስለሆነ ነው።

መኪና ላይ ስሄድ ብዙ ጊዜ በመስኮት ነው የምቀመጠው በትናንሽ መኪኖች በተለይ እንደዚህ ትክክለኛ ስማቸው ምን እንደሆነ አላውቅም እንደ ሃይሩፍ፣ አባዱላ፣ ምናምን የምንላቸው መኪኖች አሉ እነዚህ እነዚህ አይነት ነገሮች ሲሆኑ መስኮት ጥግ ነው የምቀመጠው። ምክንያቱም ሙቀታቸው ከባድ ነው እና ንፋስ ማግኘት ግዴታ ይጠይቀኛል፤ ከዛ መስኮት ጥግ እቀመጣለሁ። ኖርማሊ ግን እቤት ምናምን ከሆነ ፈጽሞ መስኮት ጥግ አልቀመጥም። በመስኮት የሚገባ ቀዝቃዛ አየር ብዙ ጊዜ አሞኝ ያውቃል ጀርባዬን ምናምን እንደዚህ አይነት ስሜት ስለሚሰማኝ መስኮት ላይ መቀመጥ አልወድም። በቃ ፍላጎቱ ቢኖረኝም እንኳን መቀመጥ እንደሌለብኝ ራሴ አምኛለሁ እኔ።